የማስታወስ ጥሩ መምህር አለ። ያ በትምህርት ላይ የምታስታውሰው ጥሩ የሆነ መምህር ሊኖርህ ይችላል ወይም ሊገባህ ይችላል። እነዚህን በምታርቅበት ሰዓት ላይ ብዙም የሚባሉ የጥናት ሂደቶችም ሊኖሩ ይችላሉ። እነሱን የምታስተካክል ከሆነ የምታስታውሰውን ጥሩ መምህር ይኖራል ማለት ነው። ይሄ ማለት አንተ አስታወስክ ማለት ጥሩ ነገር ደረጃ ላይ ደርሰሃል ማለት ነው። እሱ ነገር በማድረግ ደግሞ ብዙ ነገር ማግኘት የሚችልባቸው ኦፖርቹኒቲዎች ይፈጠራሉ። ያን ነገር በማድረግ እና ማስታወቂያዎቹም መስራት ትችላላችሁ ማለት ነው። በዚህ ምክንያት ደግሞ የምታስታውሰው የሆነ መምህር ይኖራል። በዚህ አገዝ መምህር እናወጣለን ፊዚክስ ኬሚስተሪ ስነ ህይወት የትኛው

እሺ ስልጠና ትወስዳለህ የሚለው በጣም ስልጠናዎች አሉ በዚህ ምድር ላይ። የሙያ ስልጠና አለ የትምህርት ስልጠና አለ። እንዲያውም የቴክኒካል አይነት ስልጠናዎች አሉ ለምሳሌ። የኦንላይን ስልጠናዎች በኦንላይን የሚገኙ የስልጠና አይነት ሲሆኑ በአካልም በፊዚካል ሂደህ ምሰለጠናቸውን ደግሞ የተግባር ስልጠናዎችም ሊኖሩ ይችላሉ ማለት ነው። ልክ እንደ ቴክኒካል አይነት ከሆነ። ቴክኒካል አይነት ከሆነ የግድ በአካል መገኘት። አልደብስም ተብሎ ይታሰባል እና እሱን ነገር በምታደርግበት ሰዓት ላይ በጣም ብዙ የሚባሉ ነገሮች ማንጸባረቅና መንገዳገድ ትችላለህ ማለት ነው። በዚህ አማራጭም መከናወንም

የድርጅት ባህል ትወደዋለህ ይላል? የድርጅት ባህል በጣም ብዙ አይነት ባህሎችም ሊኖሩት ይችላሉ። የድርጅት ባህሉም እያንዳንዱን ነገር መከታተልና። እያንዳንዱን ነገር ማድረግም ሊሆንም ይችላል። በዚህም ምክንያቱም በጣም ብዙ አይነቶች። የድርጅት ባህሎችን ሊኖሩ ይችላሉ ግን አብዛኛው ከባህል ይልቅ ይሄ ባህላዊ ለህብረተሰቡ ይሆንና። ድርጅት ሁክ የራሱ የሆነ ህግና ስርዓት ያለው እንዲሆንም። በየአመቱ ክብረ በዓሉን ሊያከብር ይችላል። የማለት የተመሰረተበት እንዲሆንም አንዳንድ ነገሮች በሚያገኝበት ጊዜ እንደ አንቨርሰሪ እየቆጠረ። ፖስት ሚያደርግበት እንዲሁም የሚደሱትበት ጊዜያቸው ሊኖሩ ይችላል። እንጂ የድርጅት

በስልክ ካሜራ ትጠቀማለህ? ያ በስልክ ካሜራ ትጠቀማለህ? ያው ስልክ ብዙ ፎቶም የምታነሳቸው ነገሮችን ሊፈጠሩ ይችላሉ። እነሱን የምታነሳው በራስህ ካሜራ ወይም በመዋይለ ላይ ወይ በስልክ ካሜራ ነው የሚሆነው ያ ነገር የሚደረግበት እንዲሆኑም የሚስተካከለበትን የሚችልበት ምክንያት። በስልክ ካሜራ ስትነሳ ወይም ስትን ፎቶ ስታስነሳ ጥሩ የሚባል ሂደቶች ያለበት ፎቶ ማግኘት የሚቻል ይሆናል ማለት ነው። በዚህም ብዙ አጠቃቀሙና ሂደቶች ማድረግ ትችላለህ። ፎቶዎች አሪፍ አሪፍ የሆኑ ፎቶዎች መስራት እና መገባትም ትችላለህ ማለት ነው።

ብዙ ሰነዶች ታዘጋጃለህ ነው የሚለው? ብዙ ሰነዶች ያው በ ቦታ ላይም ብዙ ሰነዶች ሊቀመጡ ይችላሉ። በሰነዱ ውስጥ ግን ብዙ የሆኑ ሀሳቦች የሚነሱበትና ስለ አከራካሪ ጉዳዮች የሚነሱበት ነገሮች ናቸው። እንደውም ሰው ሰርቶ ገብቶ ቤቱ ላይ ለመኖር የሚያስችሏቸው የራሳቸው የቻለ የሰነድ አይነቶች አሉ ማለት ነው። አንዱ በመንግስት ዘንድ የሚቀመጥ የሰነድ አይነት ሲሆን ሌላኛው ደግሞ በግል ዘንድ የሚቀመጥ የራስ የሆነ አይነት የድምጽ ሁኔታዎች ናቸው ማለት ነው። ስለዚህ ብዙ አይነት ሰነዶችም ይዘጋጃሉ በግል ምንም አይነት ሰነድ የማዘጋጀው ነገር የለኝም ማለት ነው። ያ ከኔ ካለው አንፃር ቶፒክ አንፃር ማለት ነው።

ሶ የምትመኘው ስራ ምንድነው? የምትመኘው ስራ ምንድነው በጣም አሪፍ የሚባል ስራዎች አሉ በዚህ ምድር ላይ በጣም ብዙ እንደነ ኮንስትራክሽን ኢንጂነሪንግ የመሳሰሉ የመይንተናንስ ጥገናዎች። እንዲሁም የሜንቴናንስ ጥቅሞች ላይ ወይም ሜንቴራንስ የሚሰጡ ነገሮች ላይ ብሰራ ጥሩ የማግኘት ቻንስ ይኖረኛል። ብዬ አስባለሁ ሙያ በአሁን ሰዓት ላይ ብዙም ብማርም ደስ የሚለኝ ኦፖርቾቹኒቲዎች ናቸው ማለት ነው። በትርፍ ጊዜ የማገኛቸውን ነገሮችም ሊኖር ይችላሉ። እነሱን ሴት አፕ የማደርግበት ጥሩ ስራዎች የምትሰሩበትም እንዲው ነው። ያ ጦር ስራዎችን የምታገኙበት የምትገዛበት ስራዎችን የምታደርጉበት። ላፕቶፕመንት

ትግበራዎች ታወርዳለህ ይላል ያ ተግባራዎች ዳውንሎድ በማድረግ ወይም በማውረድ ብዙ ነገር የምጠቀምባቸው ህይወቶች ናቸው። በእነዚህ ምክንያትም ብዙ ነገሮችን የምታስተካክልበት እንዲሁም አንዳንድ ነገሮች አፕሎድ የምታደርግበትን ስታጸድቅበትን ሂደቶች ሊፈጠሩ የሚችልባቸው ናቸው ማለት ነው። በአፕሊኬሽኖች አማካኝነት ደግሞ በጣም ብዙ ስራዎች የሚሰሩበት እንዲሆኑም ያ ያ ስራዎቹ ደግሞ ጥሩ ውጤት የሚያመጣ ከሆነ ደግሞ አንተም ጥሩ የምትከፈልበት ሂደቶችም ናቸው ማለት ነው። እንድ ኢንስቶላር የሚሰሩ ሶ ፋር ያንን ነገር የማደርግ አቅሙ በጣም ከፍተኛ የሚባል የደሴዎች ያሉበትን ስራአት ነው ማለት ነው። በዚህ ሂደትም ላይ የምታካሂደው ማንኛውም አይነት እንቅስቃሴዎች

ቃልህን ትጠብቃለህ ይላል። ያ በተቻለ አቅም ቃል ለመጠበቅ። መጀመሪያ ቃል ላለመግባት ትሞክራለህ ቃልን ከገባህ ግን ትክክለኛ ከሆነ ያን ነገር ቃልህን ለመጠበቅ። ነገር ያንተ ይሆናል ማለት ነው። ስለዚህ ቃል መጠበቅ ላይ በጣም ትኩረት እሚደረግበት ሀሳብ። በጣም ትኩረት የሚሰጠው የቃል አይነት ነው ያ ቃል አገባብ አይነት ነው። ያው በቃልህ መሰረት እምትገኝት ከሆነ ጥሩ የሚባል ታማኝነትን ታገኛለህ በዛው ልክ ማለት ነው። ታማኝ የመሆን እድልህ በጣም ሰፊና ከፍተኛ ነው ማለት ነው። ስለዚህ ቃልህን ጠብቅ። ለሚለው ነገር ያ ቃልህን ጠብቅ ነው። ልትለው እምትችለው

ሶ ብዙ አማራጭ ምን ያህል ጊዜ መጽሐፍ ታነባለህ ያ ምን ያህል ጊዜ መጽሐፍ ታነባለብህ ብዙም መጽሐፍ አንባቢ ሰው አይደለሁም። ግን በተቻለኝ አቅም መጽሐፍ የማነባቸው ነገሮችም አመቻችአለሁ ማለት ነው ያን ያህል ባይሆንም። ያው ለማንበብ እሞክራለሁ ለራሴን ለመማር ራሴን ለመገሰጽ እንዲሆን ያሉኝን ነገሮችንም ለማስተካከልም ከማርኬቱ ምን ምን መጠበቅ እንዳለብኝ ማየትም አለብኝ። እንዴት መማርም ያሉትም ነገሮችን ማየትም ይኖርብኛል ብዬ አስባለሁ። እና በጣም ብዙ መጽሐፍቶች አሉ። በጣም ፒዲኤፎች አሉ እነሱም ገልጬ አላያችሁም። ያ እነሱን ባያቸው ደግሞ የተወሰነ ጥሩ የሚባል ሂደቶች ሊሄድ እችላለሁ ማለት ነው። እስኪ ለራሴ የሆነ ጊዜ ሰጪ የማንባቸው ነገሮች ራሴ ላይ

በመስመር ላይ ቪዲዮ ትመለከታለህ ይላል ያ መስመር ላይ ማለት በኦንላይን ላይ ለማለት ያህል ሲሆን። በመስመር ላይም ብዙ አይነት ከወዳጅ ዘመዶችህ ጋር የምትገናኝበት የተወሰነ አማራጮች። አይተህ እነሱ ጋር የምትደዋወልበት በርቀት ላሉ ሰዎች። ጥሩ እነሱ ጋርም ኮንቨርሴሽን የሚኖርበት ወይ ሚቲንግ ሊኖር ይችላል። ወይ ቤተሰብ ጥየቃም ሊሆን ይችላል። ወይ ጓደኛም ጥየቃ ሊሆን ይችላል። በቪዲዮ በምትመለከትበት ጊዜ ጥሩ የሚባሉ ነገሮች ስሜቶች ይፈጠራሉ ማለት ነው። ሶ አንዱም የሰው ደህንነትም ታውቃለህ የምትወደውን ሰው ደህንነትም በዛው ልክ የምታቅ የምታገኝ ወይም የምታቅ ይሆናል ማለት ነው። በዚህ ሂደቶችም ጥሩ የሚባሉ ነገሮች ሊፈጠሩ ይችላሉ። ስለዚህ በመስመር ላይ መደወል ቪዲዮ በጣም ጥሩ ነገር ነው

ጥራት ያለው ስራ ማቅረብ ትችላለህ ይላል? ያ በጥራት ምክንያት በጣም ብዙ ደንበኞችን ይፈልጉሃል በጣም ብዙ ደንበኞችን ያ በጥራት ምክንያት ብዙ ነገሮች ማግኘትም ማጣትም ስለምትችል ማለት ነው። እናም እንደዛም የምታደርጋቸው ነገሮች አብዛኞቻቸው ጥራት ብላችሁ እቃዎች ላይ በመሸጥም ሊሆን ይችላል በማቅረብም ሊሆን ይችላል። ጥራት ያለው ነገር አብዛኛው ሰውም የሚፈልጋቸው ጥራት ያላቸው እቃዎችም መሸጥም ሊሆን ይችላል ማለት ነው። ወይም ጥራት ያለው ስራ መሰራት። ያን ነገር ደግሞ ላንተ በጣም ኳሊቲ ያለው ነገር ወይም ጥራት ያለው ነገር በምታቀርብበት በዛም ታዋቂ የምትሆንበት እድሎች ሊፈጠር ይችላሉ ማለት ነው። በዚህም ምክንያትም አሪፍ የሚባሉ ገንዘብ ለሚከፍሉ ሰዎች እነሱ ጋርም አብረህ የምትሰራበት አማራጮችም ሊኖር ይገባሃል። ጥሩ

በተፈጥሮ ውስጥ መራመድ በተፈጥሮ ውስጥ መራመድ ትወዳለህ ይላል? ያ በተፈጥሮ ላይ ብዙ አይነት ጠቀሚታ የምታገኝባቸው ኦፖርቹኒቲዎችም ይፈጠራሉ። በተፈጥሮ ላይም የኛ ሰውነት ከተፈጥሮ ጋር የተከናኘበት መሆኑም እንዲሁም በመሬት በምን እንራመድበት ጊዜ የኤሌክትሮን ሀይል ወደ መደር በምንለግበት በዚህም ምክንያቱም ጭንቀትና አለመረጋጋትን ከእኛን በመውጣት ወደ ምድር በመሄድ ሰላም ሊሰማን ይችላል። በዚህ ምክንያት ደግሞ የተፈጥሮና የሰው ልጅ ግንኙነት እንዳለ በአጠቃላይ ሊያሳይ ይችላል ማለት ነው። ስለዚህ ተፈጥሮ ጋር መገናኘትም አንድም ነገር ነው እሱም በቤተ ክርስቲያናችን ላይ ካየን በባዶ እግራችን በምንሄድበት ሰዓት አንድም ለጸድቅም ነው። ሁለተኛም ደግሞ ለበረከትም በዛው ልክም ያለን የፈጠሪ

ወጠህ ወተት ትጠጣለህ ምን አይነት ጥያቄ ነው? አዎ ይጠጣል መቼም አልደፋም። ወተት ብዙ አይነት ጥቅሞችም አሉት ሰፋ አድርገን እስኪ እንየው። ወተት ለአካል ጥንካሬዎች በጣም ለአካል ጥንካሬ በጣም ትልቅ ዘርፍ ያለው የ ወተት ተዋጽኦ ተብሎ ከሚጠራው አንዱ ወተት ነው ማለት ነው። ወተት ላይ የምናገኘው በተለይም የአጥንት አከርካሪዎች በማጠንከር እንዲሁኑም የእድገት ሆርሞኖች በማበረታታት በጣም አሪፍ የሚባሉ ለውጦች የምናገኛቸው ናቸው ማለት ነው። ከእነሱም አንዱ ለህፃናት በተለይም አንድ አመት ሁለት አመት ሶስት አመት ያሉት ልጆች መራመድ እንዲጀምሩና አጥንታቸው ጠንካራ እንዲሆን ከሚያደርገው አንዱ ወተት ነው ማለት ነው። ወተት በብዛት የሚጠጡ ከሆነ ጠንካራና የማይበገር ጉልበት እንዲኖራቸው